በመስመር ላይ ቪዲዮ የማየት ብዙም ፍላጎት የለኝም መስመር ላይ ቪዲዮ እያዩ መሄድ ይዞ የሚመጣቸው በጣም ብዙ ጉዳቶች አሉ። ለምሳሌ አንድ ሰው ቪዲዮ እያየ ከተጓዘ። አንደኛ ቪዲዮውን መልእክት አይረዳውም። ሁለተኛ ደግሞ የቪዲዮውን መልእክት ባለመረዳቱ ብቻ ሳይሆን መንገድ ላይ ሊጋጭ ይችላል። ክፍት ዲሽ ቦይዎች ጋር ውስጥ ሊገባ ይችላል መኪና ጋር ሊጋጭ ይችላል ሰው ጋር። ሰውም አብሮት እየሄደ ከሆነ ለሰውየው ትኩረት ላይሰጠው ይችላል። እና መስመር ላይ እየሄዱ ቪዲዮ ማየት ያን ያክል ጥቅም ያለው አይመስለኝም። አንድን ስራ ስንሰራ ስራው ላይ ትኩረት ካላደረግን። ሁለት ክንፍ ያላት ሁለት ክንፍ ያላት ወፍ ሁለት ዛፍ እወጣለሁ ስትል ሁለት ክንፏን ትንደፍ እንደሚባለው አይነት ነው የሚሆነው። እና ሁለቱንም ነገር ላለማጣት የግዴታ አንዱ ቦታ ላይ ትኩረት መስጠት አለብን። ሜይቢ ድምፁን ብቻ እያዳመጡ ለመሄድ ከሆነ ሊሆን ይችላል ያም ለራሱ ብቻዬን ከሆንኩ ወይ እንደዚህ ነው ሊሆን የሚችለው። ትራንስፖርት ውስጥ ሆኖ ሰው አብረው ቁጭ ብሎ ሰውየው ማውራት እየፈለገ ቪዲዮ ማየት ይሄ ምንድነው? ምንድነው ማለት የሚቻለው? አይ ዶንት ኖ ብቻ። ግን ከዛ ይልቅ መሆን ያለበት ሰውየው ትኩረት ሰጥቶ ለጉዳዩ ያ ወይም የያዘውን ጉዳይ ጨርሶ ቢሄድ የተሻለ በሰዎች ዘንድ ከበሬታን ያገኛል። ያን ሰው ለራሱ ድጋሚ የማያገኘው ሊሆን ስለሚችል። መስመር ላይ ቪዲዮ እያዩ ከመሄድ አንድ ቦታ ተቀምጥ ቪዲዮዎችን አይቶ ጨርሶ ለመንቀሳቀስ መሞከር ወይም ደግሞ ከመንገድ ሲወጡ መንገድ ሲጨርሱ ማድረግ የተሻለ ይመስለኛል